በብዙ ህዝብ መካከል መሆን ታመቻቸህ ለሚለው አዎ ማመቻቸት እችላለሁ። ምክንያቱም ብዙ ህዝብ በሚበዛበት ለምሳሌ በከተማ በትልልቅ ከተሞች ከትን ንሽ ከተሞች ጀምሮ እንዲሁም ደግሞ የመሰብሰቢያ አካባቢ ያለበት በብዙ ህዝብ መካከል ላይ ሆነን ለውይይትም ለተለያዩ ነገሮችን ውሳኔ ለመወሰን አንዳንድ ነገሮችን ከ ችግር ለማውጣት ሰዎችን በመመካከር በመሰብሰብ አብረን መሆን የምንችልበትን ለማመቻቸት እሞክራለሁ። ቀላልም ነው። ደግሞ ስለዚህ ለብዙ ሰዎች አብረን የመሆን ወይም ደግሞ በአንድ አካባቢ በአንድ ከተማ በአንድ ሰፈር በብዙ ህዝብ መካከል ለመሆን ቀላል ነው። ምንም የሚያስቸግር ነገር የለውም ምክንያቱም ዋናው ነገር ከሰዎች ጋራ ከብዙ ህዝብ ጋራ አብረን መሰባሰቡ ነው። ዋናው ነገር ስለዚህ በጥሩ ሁኔታ መሰባሰቡና መወያየቱ አሪፍ ነው ብዬ አምናለሁ። ይህንን ችግር ለመፍታት ቀድሞ የነበረውን ተበታትኖ የነበረውን ህዝብ አብሮን ለማድረግ በጋራ ሆነን። እንዴት መፍታት እንዳለብን ወደ አንድ መጥተን ህዝብ ከህዝብ ጋራ እንዲነጋገር ማድረግ መቻል አሪፍ ነው ብዬ አስባለሁ።

ስለ ልጅነትህ በልጅነትህ የመኖሪያ ቤት ንገረኝ ለሚለው ያዝነናል አሁን የልጅነተችን በልጅነቴ የነበረው መኖሪያ ቤት እኔ ገጠር ነው ያደኩትኝ። ገጠር ሰድግ ደግሞ ብዙ የተለያዩ ነገሮች እንደ ገጠር የሚሆኑትን ነገሮች ነው ምናደርገው የነበረ እና ቤታችን ምንድነው በሳር ቤት የተሰራ በጭቃ ቤት የተሰራ በድንጋይ ቤት የተሰራ ነው። ግድግዳ የሚባል አለ በእንጨት ቤት የተሰራ። በብዙ አይነት ነው የሚሰራው ከዛ ቀጥሎ ደግሞ ተቆፍሮ ጉድጓድ ሁሉ ተቆፍሮ ይሰራል። ከዛ ቀጥሎ ደግሞ ቆርቆሮ ከሆነም ቆርቆሮ ሚሰራ ጉርድ የሚባል አለ የቤት ስታይል ማለት ነው። ስለዚህ ቤታችን ምንድን ነበር የነበረው የገጠር ገጠር ያለው ሁኔታ የሚያስረዳ ነው። የልጅነቴ ቤት በየአካባቢ ውስጥ ተንቀሳቀሰ ስናይ እንደየ ሀገሩ እንደየቦታው የተለያየ ነው። በቆላማ አካባቢ ለምሳሌ የነበሩ ያሉ ቤቶች የእኛ ቤት ጋራ ይለያያል። እኛጋ የለው እንደ ደጋ አከባቢ አይነት ነው ቤቱ ስለዚህ ብዙ ሰዎች የኛን ቤት ስታይል ይወዱታል ማለት ነው በአሪፍ ሁኔታ ማለት ነው ስለዚህ ብዙ ሰዎች እንደየራሳቸው ፍላጎት ቤት ይሰራሉ ማለት ነው። ደስ የሚላቸው ከሆና ደግሞ እየቀያየሩ በተለያየ ጊዜ በአመትም በሁለት አመት ቤቱ ካረጀ ማለት ነው ይሄ በኔ ፋዘር ይቀይረዋል የኔ አባት ማለት ነው። በልጅነቴ የነበረው የቤት ስታይል በጥሩ ሁኔታ ደስ በሚል ያስታውሰናል አሁን ያለንበትን ማለት ነው። ስለዚህ በጣም ደስ የሚልና አጋጣሚ የነበረ የቤታችን የድሮ የገጠር ስታይል ቤት በጣም አሪፍና የሚያምር የነበረ ነው ማለት ነው። ስለዚህ ደስ ይለኝ የነበረ የድሮ የልጅነቴን ቤት ሳስታውስ ማለት ነው።

ፎቶዎችን የት ታስቀምጣለህ? ብዙ ቦታ ላይ አስቀምጣለሁኝ። ለምሳሌ ስልኬ ጋር ስልኬ ስማርት ስልክ ነው። ብዙ ስቶሬጅ ስለሚይዝ አሪፍ አድርጌ እንዲቀመጥ አመቻቻለሁ ማለት ነው። ለምሳሌ ምንድነው ቴራ ቦክስ የሚባሉ አሉ አንድ ቴራ ቴራባይት የሚይዝ በስልኬ አፕሊኬሽን ነው። ይሄን ለሌሎች ሰዎች እንዲጠቀሙበትም አግዛለሁኝ። እንዲሁ ደግሞ ኢሜል ድራይቭ ላይ አስቀምጠዋለሁኝ። እንዲሁ ደግሞ ፍላሽ ላይ አስቀምጠዋለሁኝ። እንዲሁም ደግሞ ሰዎች ጋር በቴሌግራም ወይም ደግሞ በሌላ ሶሻል ሚዲያ ላይ እንዲቀመጥ አስደርገዋለሁ። ወይም ደግሞ አፕሎድ አድርጌ ፌስቡክ ላይ ያሉ ፎቶዎችን ሁሉ እንደ ትዝታዎች ስለምጠቀምባቸው ይጠቅሙኛል ብዬ ስለማስብ አሪፍ አድርጌ አስቀምጠዋለሁ። ስለዚህ ፎቶዎችን የት ታስቀምጣለህ? ለሚለው ብዙ ቦታ ላይ ማስቀመጥ እችላለሁ። እንዴት እንደማስቀምጥ ደግሞ በተለያየ እንደማስቀምጠው አሁን ለምሳሌ ቴሌ ድራይቭ ክላውድ ላይ ሁሉ አለ። በኢትዮ ቴሌኮም የሚሰጥ ማለት ነው። እና ኮምፒ ክላውድ ኮምፒቲንግ አለ ብዙ ነገሮችን በመከራየት ፎቶዎቼን ሁሉም ማስቀመጥ እችላለሁ ለጊዜው እያስቀመጥኩ ያለ ስልኬ ጋር። ቴራ ቦክስ የሚባል አለ። ከዛ ቴራ ቦክስ ኢሜል በመመዝገብ የተለያዩ ፎቶዎችን የቀድሞ የቆዩ ፎቶዎችን ጨምሮ በተለያየ ጊዜ የተነሳኋቸውን ፎቶዎች እያስቀመጥኩ እገኛለው። ስለዚህ እነዚህ ፎቶዎች በቀላሉ ለማስቀመጥ ብዙ ጥረት እያደረኩ ነው። አሁንም ቢሆን እንዳይጠፉብኝ እንክብካቤ አለ አሁን ለምሳሌ ፍላሽ ላይ ወይም ሜሞር ላይ ባስቀምጠው ስልክ ላይም ቢሆን ችግር ሊያጋጥም ይችላል። ቢጠፋብኝ ብዙ መረጃዎች ስለሚጠፉብኝ ባሪፍ ሁኔታ እንዲቀመጥ እሞክራለሁ። ለምሳሌ ቴራ ቦክስ ከሆነ በኢሜል ስለሆነ ከየትኛውም ቦታ ፖርቴብል ላይ አድርጌ በማንኛውም ኢንተርኔት ባለበት ቦታ አክሰስ ማድረግ ማግኘት እችላለሁ ማለት ነው።

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ደስ ትለኛለች በጣም ነው ደስ የምትለው ማታ ማታ ፀሀይ በምትጠልቅበት ሰዓት አካባቢ። ደስ በሚል ሁኔታ እይታችንን ወደ ፀሀይ በማድረግ ልጆች ከጓደኞቼ ጋር ሆና። ደስ የሚል እይታ ያለው። ዳመና ተሽፍና ስትገባ ደስ በሚል ሁኔታ። ደስ ትለኛለች በጣም ከምንም በላይ ማለት ነው። ልክ ፀሀይ ጠዋት ስትወጣ እንደምናያት ሁሉ ማታ ስትገባ ሰዓቷን ጠብቃ በምትገባበት ጊዜ። ከከዋክብቶች ጋር። ያው ፀሀይ በምትገባበት ጊዜ ዳመናው እየሸፈናት ዳመናው እየሸፈናት እየጠፋች እየጠፋች ትሄዳለች ማለት ነው። ሰዓቷ ሲደርስ። እና እስከምትገባ ድረስ ገባች ገባች ገባች እያልን እኛ ልጆች አሁንም ስንከታተል እናያለን ማለት የነበረ በፊት። አሁንም ደስ ትለናለች እድሜ አሁን ሰላሳ ቢሆንም አሪፍ ነው። ደስ የምትለኝ ነች ማለት ነው። ጥሩ ናት። ማራኪ ነች

እና መፍጨት ታውቃለህ አይ እኔ ብዙ ጊዜ ለማወቅ እሞክራለሁ ግን አሪፍ ነው። በፊት በፊት ነበረ የሚያቅተኝ የነበረው አሁን ግን በአሪፍ ሁኔታ በተለያየ ደረጃ መስራት ይቻላል ወይም መፍጨት ይቻላል። ስለዚህ እነዚህን ነገሮች በተከታታይ እንድማር ያደረገኝ ድሮ የነበርኩበት አካሄድ አሪፍ እና ጥሩ የሆነ ጊዜ ስለነበረ እሱን በአሪፍ ሁኔታ መስራት ይቻላል ማለት ነው። ስለዚህ እነዚህን ነገሮች በትክክል ለመስራት ከመጀመሪያው ጀምሮ ከገበያ ተወጥቶ ይገዛል ከዛ ይታጠባል ይቆላል ይፈጫል ይበስላል ይፈላል ከዛ ይጠጣል ማለት ነው። ስለዚህ ሂደቱ እንደዚ ቢሆንም መፍጨቱ በማሽን ሊሆን ይችላል ብዙ ማሽኖች አሉ። ወይም ደግሞ በእጅም ሊሆን ስለሚችል እሱን በትክክል የመስራት ወይም ደግሞ የመፍጨት ስራ መስራት ይቻላል ማለት ነው። በትክክል እነዚህን ነገሮች ለማድረግ በአሪፍ ሁኔታ ጥሩ በሆነ መንገድ ሰዎች ጋር ስህተት ካለ እንዲማሩ ወይም ደግሞ እኔም ካለው መጠየቅ እንዳለብኝ ስለማምን ማድረግ ያለብኝን ነገር እጠይቃለሁ ማለት ነው። በቀላሉ

በመስመር ላይ ሙዚቃ ትሰማለህ ለሚለው አዎ በጣም ብዙ እሰማለሁኝ። ምሳሌ በተለያየ ቦታ ስንቀሳቀስ፣ ከቤት ወጥቼ ከስራ ውጭ ማለት ነው በምንቀሳቀስበት ሰዓት በመንገድ ላይ በመስመር ላይ ሙዚቃዎችን እሰማለው። እነዛ ሙዚቃዎችን ምንድን ናችው? ከሆቴሎች የሚከፈቱ ለስራቸው ማድመቅያ የሆነ ይሆናል ብለው የሚያስቡትን በመስመር ላይ ሙዚቃ ብዙ ሙዚቃዎችን እሰማለው። ከፍ ብሎ ድምቸው ተጨምሮ ማለት ነው። እንደገና በሰጉር ቤቶች አከባቢ ሁሉ ሙዚቃዎችን እሰማለው። ሁለተኛ ደሞ ሌሎች ለስራ ብዙ ሰዎች እያዳመጡ በስልካቸው ከፍተው ሲንቀሳቀሱ የማየት የተለመደ ነው። ስለዚህ በመስመር ላይ ሙዚቃ ትሰማህ? ለሚለው አዎ በጣም ነው የምንሰማው ማለት ነው። እነዚህን ነገሮች ለማድረግ የማደርገው ጥረት ምንድነው ጥሩ ቃና አይነት ከሆነ ሰዎችን እንዲበረታቱ አደርጋችኋለሁ። ጥሩ ሙዚቃ ነው ብዬ ስለማስብ ደስ በሚል ሁኔታ የማበረታቻ ሀሳብ እሰጣቸዋለሁ ማለት ነው። ሲቀጥል ደግሞ በመኪና ላይ ሆኖ ሁሉ እየተጓዝኩኝ ደሞ ቆሜም ሌላ መኪና ሲጓዝ ሙዚቃዎችን እሰማለው ማለት ነው። ሰለዚህ ሰዎች በሚከፍቱበት ሰዓት እኔ አዳምጣለው ማለት ነው በተክክል እነዛ ነገሮች ለማድረግ ብዙ ጥረቶች አድርጌያለሁ። ማለት ሙዚቃዎች ምን ያክል ቃና እንዳላቸው ለመዳመጥ ሞክሬያለሁ ማለት ነው። ስለዚህ የሙዚቃ አሪፍ ናቸው፣ ሙዚቃዎች ደስ ስለሚሉ በጥሩ ሁኔታ የመከታተል የማዳመጥ በቀጣይ ሰዎች እንዲወዷቸው ሁሉ የማድረግ ስራ እንደምሰራ አስባለሁኝ። እነዚህ ነገሮች በትክክል እንዲቀመጡ፣ በጥሩ ሁኔታ እንዲሰሩ ለማድረግ ጥረት ላይ ነኝ። ማለት ሙዚቃ በጣም ቃናው አሪፍ ነው። ደስ ስለሚል በእኛ ህይወት ላይ ህይወትን አዲስ እንደ እንደ ብሩህ ተስፋ ስለሚያደርግ ጥሩ ነው ብዬ አስባለሁኝ።

ምን አይነት የሙቀት መጠን ትመርጣለህ? ተመጣጣኝ የሆነ ሙቀት ነው የምመርጠው እኔ እኔ ብዙ የቀዘቀዘም ሳይሆን ደግሞ በጣም የሞቀም ሳይሆን በትክክለኛው መንገድ አሪፍ በሆነ የአየር ንብረቱ የሚመች ተስማሚ የሆነ የሙቀት መጠን ከሰላሳ ሰባት ዲግሪ ሴልሺየስ ያልበለጠ የሙቀት መጠን ተስማሚ ነው ብዬ ስለምመርጥ እሱን አሪፍ ነው ብዬ አስባለሁኝ። የሙቀት መጠኑ በጣም ከፍተኛ ከሆነ ብዙ ጉዳቶች እንዲያመጣም ስለሚችል ስለዚህ እነሱን መጠቀም አለብኝ ማለት ነው። እሱን ለማድረግ ቦታዎችን ማመቻቸት መቻል አለብኝ። ማለት ቀዝቃዛ ከሆነም ስለማይመችኝ ወደ ሞቃቱም መሆን አለብኝ ሙቀቱ ደግሞ የሙቀት መጠኑ በጣም ከፍተኛ ከሰላሳ ሰባት ዲግሪ ያልበለጠ መሆን እንዳለበት ስለማምን እሱን ባሪፍ መንገድ። ወደ መካከለኛ ያለው ሙቀት መጠን መርጣ ለማን ነው በጣም ሙቀቱ ጥሩ ስለማይሆን የበዛው ለበሽታ ስለሚያጋልጥ በአሪፍ መንገድ። እኔ በምመርጠው ወይም ደግሞ ለኔ ይመቸኛል ብዬ ለሚስማማኝ ይስማማኛል ብዬ በማስበው መንገድ የሙቀት መጠኑን እመርጣለሁ ማለት ነው። ያ ማለት የምመርጠው ደግሞ ምንድነው? ለኔ ስለሚስማማኝ ብቻ ነው እንጂ የከፍተኛ ዝቅተኛም ይሁን ከሚስማማኝን የሙቀት መጠን እመርጣለሁ ማለት ነው። ደስ በሚለኝ ሁኔታ ለኔ ህይወት አሪፍ ነው ብዬ የማስበውን የሙቀት መጠን መምረጥ ስለምፈልግ በአሪፍ መንገድ የመምረጥ እድሉ ሁሌም ስላለኝ የሚስማማኝን የሙቀት መጠን መምረጥ ግዴታም ስለሆነ። ሌሎች ሰዎች ጋር የሚስማሙት ይምረጡ እያልኩኝ ለመናገር ሁሌም ዝግጁ እስከሆንኩ ድረስ መናገር እንዳለብኝ አምናለሁኝ። እና አሪፍ ነው ማለት ነው የሙቀት መጠኑን ወይም ደግሞ ጥሩ የሆነ የሙቀት መጠን መምረጥ መካከለኛ የሆነ ሙቀት አሪፍ ነው ብዬ ነው የማስበው።

መተግበሪያዎችን ታወርዳለህ አዎ አዎ በትክክል አወርዳለሁ እጠቀማቸዋለሁ የተለያዩ ከመጀመሪያው ለምሳሌ ሳይለሲዬ ቮይስን ራሱ ለመጠቀም አፕሊኬሽን አውርጃለሁ ማለት ነው። ምንድነው? ያወረድኩት ብዙ ሚያስፈልጉ ነገሮችን አውርጄ መተግበሪያዎች ለኔ ለስልኬ ይጠቅሙኛል። ብዬ ማስባቸውን አፕሊኬሽኖች በጥራት እና በትክክለኛው መንገድ ጭኜ ወይም ከታማኝ ከፕሌይ ስቶር ላይ አውርጄ ከሌሎች ዌብሳይት ላይ ማውረድ ደስ ስለማይለኝ ለአደጋ እና ለስጋ ስለሚያጋልጡኝ። እነሱን አልጠቀምም። ስለዚህ መተግበሪያዎችን የማወርደው በቀጥታ ከየት ነው? ከትክክለኛ ፕሌይ ስቶር ወይም ደግሞ አፕል ስቶር ለአይፎን ማለት ነው እዛ ጋር አውርጄ ነው ምጠቀማቸው። ስለዚህ መተግበሪያዎችን ታወርዳለህ ወይ? ለሚለው አዎ ነው አወርደዋለሁ አወርዳለው ሁልጊዜ ማለት ነው። በትክክል ጠቃሚ እንደሆኑ ስለማውቃቸው ብዙ በብዙ ብዙ ሺህ የሚቆጠሩ አፕሊኬሽኖች መተግበሪያዎች ደግሞ አሉ ማለት ነው። እነሱን በትክክል ስለዚህ አውርጄ እየተጠቀምኩ እንደሆነ አውቃለሁ ማለት ነው።

ቀዝቃዛ የአየር ሁኔታ ትወዳለህ ለሚለው በጣም አወዳለው ለማለት ያስቸግረኛል። ብዙን ጊዜ ከቀዝቃዛው የአየር ሁኔታ ይልቅ መካከለኛ የአየር ሁኔታ በአሪፍ ሁኔታ ደስ በሚል ሁኔታ ልወደው እችላለሁ ማለት ነው። ስለዚህ እኔ የአየር ሁኔታ የቀዝቃዛው የአየር ሁኔታ ሰዎችም አይደግፉትም ደግሞም ምቹ ሁኔታ ስለማይሰጥ። ምናልባት በዛ የሚኖሩ ሰዎች እንደ አየር ንብረቱ ተወደውት ሊኖሩ ይችል እንደሆን እንጂ። እኔ ከዛ ጋር ያለውን የአየር ንብረት እወደዋለሁ ለማለት መቶ ፐርሰንት አልደግፈውም። ምክንያቱም በጣም ቀዝቃዛ ከሆነ የአየር ንብረቱ ወይም የአየሩ ሁኔታ ብርዳማ ወይም ደግሞ ህመም ሊሰጥ ይችላል ማለት ነው። እሄም በሽታ ደግሞ ለመከላከል ምን ማድረግ እንዳለብኝ? ወፈር ያለ ልብስ ካልለበስኩኝ ቀዝቃዛ ነው ወይም ደግሞ ለወባ ሊያገለጠኝም ይችላል ሊያንቀጠቅጠኝም ይችላል ማለት ነው። ይሄን ማድረግ ያለብኝ ደግሞ ተመሳሳይ የሆነ ከአየሩ ጋር የሚሄድ ልብሶችን ወፈር ያሉ ልብሶችን ማለት ነው መጠቀም እንዳለብኝ አምናለሁ ማለት ነው። ስለዚህ ብዙ ሰዎችም ቀዝቃዛ የሚሆንበትን የአየር ሁኔታ አይወዱትም ማለት መካከለኛ የሆነውን ሞር በአብዛኛው ጊዜ ይጠቀሙታል ማለት ነው። ከዛ ውጪ ደግሞ የአየር ንብረቱ በጣም ክረምት ግዜ ሁኖ ጻሃይም ሙቃትም ባይኖርም በጣም ወፍራም መካከለኛ ይሁን። ብርድልብስ ወይም ደግሞ ጃከት በመደረብ ብርዱን ወይም ቅዝቃዜውን ለመቋቋም ስል እከላከላለሁ ማለት ነው እንጂ እወዳለሁ ማለት ያስቸግራል ማለት ነው።